ስነ ጥበብ ትወዳለህ? ስነ ጥበብ በጣም እወድሃለሁ ምክንያቱም ስነ ጥበብ ውስጥ ብዙ ነገሮች አሉ ለምሳሌ ስነ ጥበብ። በስነ ጥበብም በመጠቀም ብዙ ነገሮችን ለምሳሌ ሀገር እንገልጽበታለን የኛን ባህል የኛን ወግ በስነ ጥበብ እንገልጻለን። ስነ ጥበብ ስንል ብዙ ነገሮችን በውስጡ የያዘ ነው። ሙዚቃውን ስነ ስዕልን ስነ ጽሁፍን ድራማ ብዙ አይነት ነገሮችን አብሮ የያዘነው። ከእነዚህ ሁላ ደስ የሚለው ያው ስነ ጽሁፍና ሙዚቃ ሲሆኑ እነዚህ ስነ ጥበብ ውስጥ በጣም ብዙ ነገሮችን አገኝበታለሁ። ምክንያቱም ስነ ጽሁፍ ላይ አሁን ልቦለዶችን በምናነብበት ጊዜ የተለያዩ መንገዶችን ወይም እነዛስ ልብወለዶች ለኛ ህይወት ምን ይጠቅማል? ለምሳሌ ደራሲ ያለፈበትን ህይወት ሊጽፍ ይችላል ከዛ አንድን ሀገር ታሪክ ሊጽፍ ይችላል። ስለዚህ ስነ ጥበብ ውስጥ ብዙ ነገር ልናገኝ ጠቃሚ የሆኑ ብዙ ነገሮችን ልናገኝ እንችላለን። ለምሳሌ ሙዚቃውን ወስደን ብናይ ሙዚቃ ብዙ ነገር ያስተምረናል ለምሳሌ የሀገር ፍቅር ብቻውን አኗኗር የአንድን ሀገር ዘይቤ እና ባህልን ሊያስተምር ሊያስተላልፍልን ይችላል። ሙዚቃ ከመዝናናቱም በላይ ጥሩ ጥሩ የሆነ ሀሳብን ትምህርትን ይሰጠናል ማለት ነው። በተዘዋዋሪ ስለዚህ እነዚህ ሁለቱ ስነ ጥበቦች ለኔ በጣም በጣም የጀርባንት አጥንት ናቸው ብዬ እወስዳለሁ ማለት ነው። ለምሳሌ ስነ ጽሁፍ ላይ ብዙ ልብ ወለዶችን አንብቤያለሁ እነዛ ልብ ወለዶች ብዙ ጠቃሚ የሆኑ ትምህርቶቹን ወስጃለሁ። ለምሳሌ ያኗኗር ዘይቤን እንዴት እውቀት ከልጅነት እስከ ትልቅነት እንዴት እንደሚገኝ እና የእያንዳንዱ ሰው የእውቀት ደረጃ ለምሳሌ ትንሽ እድሜ ላይ ያለው የራሱ የሆነ እውቀት አለው። ትልቅ እድሜ ላይ ያለው ደግሞ የራሱ የሆነ እውቀት አለው። እነዚህ ሁለቱም እንደማይገናኙ ምክንያቱም ሰው እያደገ ሲሄድ እየተገነዘበ የንባብ ከሄሉም እየጨመረ ስለሚሄድ የመገንዘብ አቅሙም እያደገ ይሄዳል ማለት ነው። ስለዚህ እነዚህን ሁለቱ ነገሮች ከስነ ጥበብ የምናገኛቸው ማለት ነው። ስነ ጥበብ ለሁሉም ጠቃሚ በጣም ከሁሉ ካለው ነገር ሁሉ የሚበልጥ ምክንያቱም ሀሳብን የምንገልጽበት ነው። ሀሳብን በጽሁፍ ሊሆን ይችላል በሙዚቃ ሊሆን ይችላል በድራማ ሊሆን ይችላል። ስለዚህ እነዚህ ሀሳቦችን የምገልጽበት ዘዴ ነው። ስነ ጥበብ ስለዚህ ስነ ጥበብን በጣም እወዳለሁ

የምትወደው ፊልም ምንድነው? ፊልም ብዙ ፊልሞች አሉ። ፊልም ከምወደው ፊልም የፍቅር ፊልም አለ። የፍቅር ፊልም ለምንድነው? የምወደው ያው አንድ ሰው ፍቅር እንዴት ማስቀጠል እንዳለበት። ፍቅር ውስጥ መተሳሰብ እንዳለ። መውደድ ብቻ ሳይሆን ለዛ ሰው መኖርን ጭምር ስለሚያሳይ የፍቅር ፊልሞች በጣም ደስ ይላሉ ካሉት። ለኔ ደግሞ ፍቅር ሲባል የውርስ ሰውና ሰው ወይም ተቃራኒ ጾታ የሚፈቀረውን ብቻ ሳይሆን ፍቅር ውስጥ ብዙ ነገሮች አሉ። ለምሳሌ አንድ ደራሲ ወይም እዛ ተውኔትን የሚጫወቱ ሰዎች የሀገርን ፍቅር የሚገልጹበት አለ። ለአንድ ሰው ብሎ መስዋት ሲሆኑ ይሄ ፍቅርን ይገልጻል ማለት ነው። ይሄ ደግሞ ለእኛ አሁን ምድር ላይ ላለን ሰዎች። ፍቅርን እንዴት መኖር እንዳለብን ለዛ ሰው እንዴት እንደምንሞትለት እዛውም መማር እንዳለብን ያሳያል ማለት ነው። ስለዚህ የፍቅር ፊልሞች ብዙ ጊዜ የሚሰሩ እኛ አገር አንፃር ሁለቱ ተቃራኒ ጾታ ብቻ ነው። ግን ይሄ ተገቢ ነው ብዬ አላስብም። ግን አሪፍ ነው ግን ተገቢ ነው ማለት። እዚህ ብቻ ላይ ከእንትን ማድረግ መወሰን የለብንም። ምክንያቱም የሀገር ፍቅር እንዴት እንደሆነ በፊልማችን መግለጽ አለባቸው። ደግሞ ለጓደኛ ፍቅር ማሳየት ማለት ተመሳሳይ ጾታ ለምሳሌ ጓደኛው ለጓደኛ እንዴት ለዛ ሰው መሞትን ለዛ ሰው መኖርን የሚገልጽ ፍቅር ቢሰራልን በጣም ደስ ይላል ማለት ነው። ስለዚህ እነዚህ እነዚህ ለወደፊት አሁንም የተሰሩ የለም ማለት አይደለም የተሰሩ አሉ ግን በቂ አይደሉም። ይሄ እኔ የሀሳብ ስለዚህ እንደዚህ አይነት ፊልሞች በጣም እወዳቸዋለሁ ማለት ነው። ከፊልሙ አንፃር

ቅጽል ስም አለህ ጥሩ ጥያቄ ነው? አዎ ቅጽል ስም አለኝ። እኛ ሀገር አንፃር ብዙ ቅጽል ስሞች አሉ። ለምሳሌ አንድ ሰው ሁለት ወይ ሶስት ቅጽል ስም ሊኖረው ይችላል። ምክንያቱም አንድ ሰው ከአንድ ስም በላይ ስለሚኖረው ስለዚህ ይሄ የቅጽል ስም ጥቅም ምንድነው? ቅጽል ስም ወዲያው በአጭሩ ይሄን ስም ከመጥራት በአጭሩ መጥራት ወይም በአጭሩ ጠርተን የዛ ሰውን እንትን ማለት ማለት ነው። ስለዚህ ይሄ ደግሞ በጣም አሪፍ እና በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም በቅጽል ስም አማካኝነት ፍቅራችንን ለዛ ሰውዬ ያለውን አለኝታ የምንገልጽበት ነው። ወይም ለዛ ሰውዬ ልክ እንደ አንቱታ የምንገልጸው ስለሆነ ይሄ ቅጽል ስም በጣም አሪፍና ተቃሚ ነው ብዬ አስባለሁ። ለምሳሌ ይሄ ቅጽል ስም ቶል በፍጥነት ወይም ሰዓት እንዳለመጨረስም ሊጠቅም ይችላል። አንዳንድ ስሞቹ ረጅም ያለ ደቂቃ ስለሚወስዱ ለመጥራት የዚያው ቅጽል ስም ተጠቅመን ግን ወዲያውኑ እንጠራዋለን። ሁለተኛው ደግሞ ለዛ ሰው ያለውን ፍቅር መግለጽ ሊሆን ይችላል። በቅጽል ስም ብንጠራ ለዛ ሰውዬ ያለውን አክብሮት ክብር እያሳየን ነው ብዬ አስባለሁ። ለምሳሌ አበበ ሚለውን አቤ ብለን ብንጠራ ይሄ በጣም አሪፍ ነው ለዛ ሰውዬ አክብሮትን እየገለጽን ወይም ቀረ ቤታችንን እያስፋፋን ነው ወዳጅነትን እያጎላን ነው ማለት ነው። ስለዚህ ቅጽል ስም እያንዳንዱ ሰው እያንዳንዱ አለው ማለት ነው። ስለዚህ ቅጽል ስም አለ አዎ አለኝ እኔ አሁን ለምሳሌ አብዛኛው ሰዎቹ ሙለር ብሮ ይጠሩኛል ማለት ነው። ቅጽል ስም እኛ ራሳችን የምናወጣው ሳይሆን ጓደኛ ዘመድ አቅራቢያ ላይ ያለው ሰው የሚያወጣልህ ስም ነው። ስለዚህ ቤተሰብ ከሚያወጣው ስም በላይ ነው። የአንድ ሰው በተለያየ ጓደኛ የተለያየ ቅጽል ስም ተጠቅሞ ሊጠራህ ይችላል። ብዙ ሰው ብዙ ስም ቅጽል ስም አለው ያልኩህ ለዛ ነው። አንዱ ጓደኛ እኛን የሚጠራበት ቅጽል ስም ሌላ ሊሆን ይችላል ሌላኛው ደግሞ የሚጠራ ሌላ ሊሆን ይችላል። ይሄ ደግሞ እንደ አቅርቦት እንደ ስማችን እንደ ጓደኛ አቅርቦት ይወሰናል ማለት ነው

የትንኝ መረብ አለህ? ትጠቀማለህ በጣም አሪፍ ጥያቄ ነው። እኔ ካለሁበት አካባቢ አንፃር ነው አሁንም የምነግራችሁ እኔ ያለሁበት አካባቢ ሙቀታማ ስለሆነ የተለያዩ ነፍሳቶች ወይም ትንኞች ያሉበት ነው። ምክንያቱም አንድ አንድ ጥንኛ አይነት አንስተን እናወራለን እኛ አካባቢ በጣም አስቸጋሪና ብዙ ባሽታ እየመጣች አለች ጥንኝ አለች። ስለዚህ ከእነዚህ አንፃር አንዷ ወይም ቢምቢ ቢምቢ ሁሉም ሰው ያውቃል። ሙከታ ማካቢና አብዛኛው ጊዜ የምትኖረው ስለዚህ የእሷን መከላከያም የተጠቀምን ያለውን ወደፊት አብራራለሁ ማለት ነው። ስለዚህ ሙቀታማ አካባቢ አብዛኛው ጊዜ ቢንቢዎች ይረባል ይረባ ይረባ ይራባ አሉ ማለት ነው። ስለዚህ እንዴት እነሱን መቀላቀል እንችላለን? መጀመሪያው የፈሳሽ ውሃዎች እነዚህ የሚፈሱ ውሃዎች ወይን አክራቢ ያሉ የታቆሩ ውሃዎችን መፍሰስ አካባቢውን በመጽዳት መከላከል ወይም እንዳይራቡ ማድረግ እንችላለን ማለት ነው። ሁለተኛው ደግሞ የመከላከያ ዛዴ እኛ እንዴት አድርገን የምቀላቀላቸው ነው ከሚዳድ ፉድ መቀላቀል አንደኛው ይኸው ጥያቄ እንደተጠየቀን ማረብ መጠቀም ወይም አጎበር በመጠቀም ነው። ሁለተኛ ደግሞ አካባቢያችንን በኬሚካል አርችት እንትን ማድረግ እንችላለን። ኬሚካልን በመርጨት አካባቢያችን ላይ መጽዳት እንችላለን። እንደ ቅድም እንደ ተነገርኩኝ ሌላኛው ደግሞ አካባቢውን መጽዳት ማለት ነው። ቆሻሻዎችን መጽዳት ቆሻሻ ያለውን ማቃጠል ውሃውን በፈሳሽ መስራት እንዲፈስ ማድረጉ እንዳይቆም ማድረግ ዋናኛው እንትን ነው ማለት ነው። ሌላኛው ደግሞ አሁን በምናነብበት ወቅት እንዳይነድፉን የተለያዩ ልብሶችን ለብሶ መሄድ ለምሳሌ እግራችን ላይ ከካልስ ወይም እግራችን የሚሸፍን ነገር አድርገህ ይሄን እጃችን ላይ ጎንቶችን መታከም ማለት ነው። እንዳይነድፉን ከነደፉ በተለያዩ በሽታዎች ላይ አስይዞን ስለሚችል ለምሳሌ የውበ በሽታ የሚመጣው በቢምቢው አማቃይነት ስለሆነ እነዚህ መከላከል ስላለብን ግዴታ የተለያዩ መከላከያ ዛሬዎችን ቅድም የተከስኳቸውን በአግባቡ መጠቀም አለብን ማለት ነው። ስለዚህ ሁሉም ሰው እነዚህን እንዲጠቀም እመክራለሁ ምክንያቱም በሽታ ከያዘን በኋላ በጣም በኋላ ለስራ አዳጋች ነው። የተለያዩ መጀመሪያኛ ከወደቅን በኋላ በኋላ የተለያዩ እንትኖች መጠቀም ትንሽ አዳጋች ስለሆነ ሁሉም ሰው እነዚህን ቅድመ ትንካኔዎችን ቢያደርግና ገበሽታ ራሱን ቢከላከል አሪፍ ነው ጥሩ ሀሳብ ነው ብዬ አስባለሁ። ስለዚህ ሁላችንም ከትንኞች መከላከል ራሳችንን አለብን ብዬ አስባለሁ ማለት ነው

በመስመር ላይ ገዥ ነህ ይላል ጥያቄው ጥያቄው ትንሽ ግልጽነት ይጎድለዋል መስመር ስትሄድ ወይም መንገድ ስትሄድ የተለያዩ ነገሮችን ትገዛለህ በሚለው ጥያቄ እንግዲህ እነዚህ ላይ ሰፋ ባለ ባለ መልኩ ማብራሪያ እሰጣለሁ ማለት ነው ለምሳሌ በመስመር እሚሄድበት ላይ የተለያዩ ነገሮች አሉ እምንገዛቸው ለምሳሌ የተለያዩ ሰዓት ሊሆን ይችላል የተለያዩ አልባሳት ሊሆን ይችላል እና እነዚህን መንገድ ላይ ወክ እያደረግን ወይም ምግቦች የደረሱ ወይም ፈጣን ምግቦች እሚባሉ መስመር ላይ እሚዘጋጁ አሉ እነሱን እሄድን ወኪ እያደረግን ጓደኛ ጋር ዘመድ ጋር ወክ እያደረግን ገዝተን እንጠቀማለን ማለት ነው አዎ ገዢ ነህ ጥያቄዬ እኔን ስለሆነ የሚጠይቅ አብዛኛው ጊዜ ፈጥኑው የሚደርሱ ምግቦቼን ወክ እያደረግን ጓደኞቼ ጋር ገዝተን እንጠቀማለን ማለት ነው። እነዚህ እርጥብ የመሳሰሉ ምግቦችን ቶሎ የሚደርሱትን መንገድ ላይ እየገዛን እንበላቸዋለን ማለት ነው። ሌላኛው ደግሞ የውሃአገዳ የሚመስሉ አሉ ሸንኳራ ገዳ አሉ። የተለያዩ መንገድ ዳር የምንገዛቸው ብዙ ነገሮች አሉ ገዥ ነህ? አዎ ለምን ይጠቅማል አንደኛው እንደው እነዚህ እቃዎች አብዛኛውን ጊዜ በምንሄድበት ስለሆነ የምናገኛቸው በምንሄድበት ወቅት ስለሆነ የምናገኛቸው በጣም ጥሩ ነው መግዛት አለብን። ሁሉም ሰው መጠቀም አለበት በጣም ደስ የሚል ነው። ስለዚህ አንድም እነዛም ምየሚሸጡትን ሰዎችን አይዟችሁ አለንላችሁ ማለት ነው እንደማለት ይቆጣራል። ማለት ነው እነዛን ነገሮችን እየገዛህላችው ብትሄዱ እነዛ ሰዎች ምክንያቱም እዛች ሽጠው የእለት ጉርሳቸውን አግኝተው የሚተዳደሩ ስለዚህ የአቅም ጉዳይ ነው እንጂ ሁልጊዜ ብንገዛቸው አይዟችሁ አለ እንላችሁ ብንል አንዱ ጥቅም ነው። ሁለተኛ እነዛ ሰዎች ኢኮኖሚ ይኸው ቅድም እንድትነጋገርነው በነሱን መሸጥ ስለሆነ የሚያስተዳድሩ ልጅ የሚያስተዳድሩ ይኖራል ቤተሰብ የሚያስተዳድሩ ይኖራሉ። አይዟችሁ ማለት ነው ሁለተኛ ደግሞ ለኛም ጥቅሙ ፈጥኖ የሚደርሱ ምግቦችን አሁን ጠቀምታ እዛ የተለያዩ ሬስቶራንት ገብተን ተቀምጠን ከምንመገብ ይልቅ እነዚህ ፈጥኖ የሚደርሱ ምግቦችን ከተመገብንን ወደምንፈልገው ቦታ በፍጥነት እንድንሄድ ሰአታችንን እንድንጠቀም ያደርገናል ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? አሪፍ ጥያቄ ነው። ዝናብ ሲዘንብ የተለያዩ ስራዎችን ዝናብ ጋር እንሰራለን ማለት ነው። በትንሹ ስንጀምር አሁን ለምሳሌ የዝናብ ውሃ ማጠራቀም ማለት ነው። ምክንያቱም ዝናብ ውሃ ብዙ አገልግሎት ይውላል። እኛም ሀገር አንፃር። ለምሳሌ የዝናብ ውሃን አግደን ይዘን ልብስ እናጥብበታለን፤ እቃዎች እናጥብበታለን፤ ቤት እናጸዳብበታለን፤ አረ ብዙ ምኑን ዘርዝሬ የሚያልቅ አይደለም። ሌላኛው ደግሞ ዝናብ ጊዜ የተለያዩ ዝናብ ከመምጣቱ በፊት ለምሳሌ ዝናብ በዝናብ የሚበሰብሱ እቃዎችን ወደ ቤት ማስገባት ለምሳሌ ህፃናት ካሉን እነዛ ዝናብ እንዳይመታቸው ዝናብ እንትን እንዳይላቸው አንድ ላይ ሰብሰብ ብለው እንዲቀመጡ ማድረግ። እና ብዙ ስራዎችን ዝናብ ጋር እንሰራለን እናከናውናለን። ምክንያቱም ቀን ስንሰራው ውለን አሁን ለምሳሌ ዝናብ በሚዘንብበት ጊዜ እነዛ ዝናብ ላይ የማይሰሩ ስራዎችን ትተን ቤት ለቤት አሁን ዝናብ ጋር የሚሰሩ ስራዎችን መስራት። እነዛን ስራዎችን መስራት ጥቅም አለው ማለት ነው። ምክንያቱም ውስጥ ላይ ሆነን ቤት ላይ ሆነን የምንሰራቸውን ስራዎችን እናከናውናለን። ይሄ ደግሞ አንደኛው ጥቅሙ ነው ስለዚህ ዝናብ ሲዘንብ ቅድም እንደነገርኩህ ሻወር መውሰድም ሊሆን ይችላል፤ ገላችንን በዝናብ ውሃ በሚወርደው እዛው በዛው ዝናብ ላይ መታጠብ እንችላለን። ይሄም ሁሌ የተለመደ ነው። እንዲያውስ አብዛኛው ጊዜ ክረምት ክረምት ላይ ማድረገው ዝናብ ሲዘነብ በጎን እታጠባለሁ ሻወሬን ማለት ነው። ስለዚህ ይሄ ደግሞ በጣም ጠቅሞኛል። ስለዚህ የዝናብ ጊዜ ድርጊቶች እነዚህ ናቸው ማለት ነው።

ቡና መፍጨት ታውቃለህ? አዎ ቡና እፈጫለን ለምሳሌ ቤታችን ላይ ቡና መጀመሪያ እንገዛለን ከገዛን በኋላ እናጥበዋለን አጥበን እቆለዋለን ከቆላን በኋላ ከቀዘቀዝ በኋላ በሁለት ደቂቃ በሶስት ደቂቃ በሁለት መንገዶች ቡናዎችን ቡናን እንፈጫለን አለማት ነው። አንደኛ ማሽንን በመጠቀም ዘመናዊ ማሽንን በመጠቀም እንፈጫለን። ሁለተኛው ደግሞ ይኸው ጉልበት በመጠቀም መውቀጥ የሚባል አለ በዛ እንወቅጠዋለን ማለት ነው። ስለዚህ ይሄ ደግሞ ዘመናዊው ደግሞ ጊዜያችንን እንድንቆጥብ ቶሎ ቶሎ እንድንጨርስ ያደርጋል ማለት ነው። ስለዚህ ለምሳሌ ቡና በማሽን በምንፈጭበት ጊዜ በፍጥነት እንዲደርስልን ያደርጋል። ቶሎ እንዲደቅ ደግሞ ደቃቃ እንዲሆን ወይም እንደምንፈልገው መጠን አድርገን መድቀቅ መላላት ስለምንችል ይሄ ደግሞ በጣም አሪፍ ነው ማለት ነው

የምታውቀው አንድ ምሳሌ ንገረኝር ይሄው እኛ አካባቢ ብዙ ምሳሌዎች ይነጋራሉ ለምሳሌ ነገር በምሳሌ ጠጅ ብርሌ ምናምንም ብለው ይተርታሉ። ይሄ ደግሞ ምሳሌ አንድን የንግግር እውቀቱን የአብዛኛው አብዛኛው ይሄን ንግግር ወይም ምሳሌያዊ ንግግር የሚጠቀመው ሰው በተለያየ የሆነ የውቃት ደረጃ ከፍ ያለ ሰው ነው ማለት ነው። ምክንያቱም ነገሮችን በምሳሌ ያስተላልፋል። ዘይቤ የሚባለው ነገር አለ ስለዚህ ይሄ የሚናገራቸው ምሳሌ ለእኛ ላይገቡ ይችላሉ ለሱ ግን ቀላለ ባለ መልኩ ይነገራችኋል። በምሳሌ እያደረገ ያስረዳን ነገሮችን ይሄ ማለት ደግሞ በጣም በጣም ጥሩ ነው ለኛ። ስለዚህ ሁሉም ሰው እነዚህን እንትኖችን ማወቅ አለበት ማለት ነው። እንዴት እንደ እንደዚህ ሊያደርገው እንደቻለ ምናምን። ስለዚህ በጣም አብዛኛውን ጊዜ ሰው ንግግሮችን ምሳሌያዊ ንግግሮችን ይጠቀማል። ይሄ ደግሞ እኛ አካባቢ አንፃር በጣም የተለመደ ነው። በጣም ሁሉም ሰው ምሳሌያዊ ንግግር ይጠቀማል ኑሮ ላይ እለት እለት ኑሮው። ይሄ ደግሞ የእውቀት ደረጃችንን ወይም የድሮ ሰዎች በተለይ በምሳሌ አነጋገር ይግባባሉ ማለት ነው። ይሄ ደግሞ ይኸው አንድ ሁለተኛ ቋንቋ ነው ማለት ምሳሌያዊ ንግግር። ስለዚህ አንዳንድ አሁን እኔንም ጨምሮ ላይገቡኝ የሚችሉ ነገር ምሳሌ ንግግሮች አሉ። ስለዚህ ይሄ ደግሞ የአንድን ሰው ባህል እምነት ይገልጻል ማለት ነው። ምሳሌ ንግግሩ ለምሳሌ አሳን መብላት በብለሀት ይላሉ ወደ ያለኝው ምሳሌ ነገር ብናይ አሁን አሳ ስንበላ የተለያዩ የሚጎዱ ነገሮች አሉ። ስለዚህ በብለሀት ነው መብላት በጥበብ ነው ማለት ነው። ስለዚህ እነዚህ እነዚህ ነገሮች በጣም የጎሉ እንትኖች ጥቅሞች አሉ ማለት ነው። ከማህበረሰብ እነዚህ የሚነገሩት ምሳሌያዊ ንግግሮች በጣም ጠቃሚ ነገሮች ናቸው። በጣም ትምህርት ይሰጣሉ በጣም ምንም አርባቸውም ማለት ነው።

እሳት ማንደድ ትችላለህ? እሳት አዎ እሳትን ማንደድ እችላለሁ። ለምሳሌ እሳት መቼ መቼ ታነዳለህ ብንል አሁን ለምሳሌ የተለያዩ ስራዎች በምሰራበት ጊዜ ለምሳሌ መብሰል ቡና ማፍላት አይነቶችን በምንጠቀምበት ጊዜ እሳት እናነዳለን ማለት ለምሳሌ ምጣድ በምንጋግርበት ወቅት ቀድሞ ማድረግ ያለብን እሳት ማያያዝ ነው ማለት ነው። ስለዚህ እሳትን ስናያይዝ የተለያዩ እንትኖችን በመጠቀም ነው። ለምሳሌ ነዳጆችን በመጠቀም ሳት ላይ እንቸት ላይ ነዳጅ በመድፋት ከዛ በክብሪት እናያይይዛን ማለት ነው። ሌላኛው ደግሞ ቡና ስናፈላ ለምሳሌ ከሰል ሊሆን ይችላል። ከሰል ላይ ትንንሽ እንጨቶችን እና ላስቲኮችን በማድረግ መጀመሪያ ከሰል እናያይዛለን ከዛም ከሰል ሲያያዝ በማርገብገብ ቡና እናፈላለን ማለት ነው። ስለዚህ ሳት ማንደድ ብዙ ጊዜ የኔ ስራዬ ነው አብዛኛው ጊዜ ሳት አንድጄ የተለያዩ ስራዎችን እሰራለሁ ማለት ነው

የምትወደው ምግብ ምንድነው? የምወደው ምግብ ብዙ ምግቦች አሉ። ጣፋች ስለሚል አብዛኛው ጊዜ ጣፋች ምግቦችን አልወድም እኔ ምክንያቱም ታፋች ምግቦች ለጤናም አይመከሩም ጥሩም አይደሉም። ግን ሳይበዛ አንዳንድ ጊዜ እመገባለሁ ለምሳሌ ጣፋች ምግቦች አንዱ ኬክ ወይም ልደት ጊዜ የሚዘጋጁ ጣፋች ወይም ቀለል ያሉ ምግቦች ናቸው። እነዚህ ምግቦች ሲበዙ የጤና ጠንቅ ስለሚሆኑ ሳይበዙ ትንሽ ትንሽ መመገብ ግን አሪፍ ነው። እነዚህ ስለዚህ አሁን ቅድም ለመግለጽ እንደሞከርኩኝ ኬክ ሚባሉ ምግቦችን አብዛኛው ጊዜ ልደት በሚሄድባቸው ጊዜ በለአባዛም በትንሽ ማንኪያ እቀምሳለው ማለት ነው። ምክንያቱም የራሴ የሆነ ምክንያት አለኝ የነዛን ምግቦችን የማልማገብበት አንዱ ለጤና ተሩ አይደለም። እኔ ደግሞ ጣፈች ምግቦችን በምበላበት ሰዓት ኖርማል ምግብ ለመብላት በጣም ያስቸግረኛል በጣም ችግር ውስጥ ይጥለኛል። ስለዚህ እነዛን ምግቦችን ላለመብላት ብዙ ጊዜ ራሴን እከለክላለሁ። ማለት ምክንያቱም አንደኛ ቅድም እንደነገርኩኝ የጤና ችግር ይዞ ስለሚመጡ እነዛን ምግቦችን አብዛኛው ጊዜ አልመገብም ማለት ነው። ስለዚህ በጣም በሁሉም ሰው በሚመገብ እመክራለሁ ላጤናችሁ

የ ስልክ ጥሪ ምን ያህል ጊዜ ይቆያል? ይኸው ስልክ ጥሪ ብዙ ጊዜ በትንሽ ደቂቃዎች የተወሰነ ነው። ስለዚህ የስልክ ጥሪ በምን በምን ጊዜ እናደርጋለን ወይስ? ስራ ላይ ስንውል የተለያዩ ጓደኞቹ ሲደውሉልህ ይሄን ስልክ ጥሪ ልታቆየው ትችላለህ። ሌላኛው ደግሞ ስልክ ጥሪ ለምን እናደርጋለን የሚለው ነው። ለምሳሌ ጓደኛ ጋር ለመገናኘት ስራ ውለህ የስልክ ጥሪ ያደርግልሃል እዛ ትገናኛለህ ማለት ነው። የስልክ ጥሪዎቹ አብዛኛው ጊዜ የሰራ ስልክ ጥሪዎች አሉ። የዘመድ ስልክ ጥሪዎች አሉ። እና ጓደኛ ስልክ ጥሪዎች አሉ። እነዚህ ስልክ ጥሪዎችን መቼ መቼ እናስተናግዳለን? የሚለውን ብናይ ለምሳሌ የስልክ ጥሪ የሰራ ስልክ ጥሪ አብዛኛው ጊዜ በማንኛውም ሰዓት እናስተናግዳለን ቅድሚያ የሚሰጡ የስራ የስልክ ጥሪዎች ናቸው ማለት ነው። ስለዚህ እነዚህ የስራ ስልክ ጥሪዎችን ለየትኛውም ጊዜ እንጠቀማቸዋለን እንትን እናደርጋችኋለን። ሌላ ሊገደቡ በጊዜ ሊገደቡ የሚችሉ የጓደኛ ስልክ ጥሪዎቹ አብዛኛው ጊዜ ሰራ በምሰራበት ወቅት ብዙ ጊዜ የስልክ ጥሪ ላታናሳላቸው ትችላለህ። ምክንያቱም በስራ በኋላ ትገናኛለህ እንደፈለከው ታደርገዋለህ ማለት ነው። ሌላኛው ደግሞ ጓደኛው ወይም የዛመድ ስልክ ጥሪ ደግሞ እንዲሁ ከጓደኛዬ ትንሽ ጊዜ ልሰጠው የምትችለው ነገር ነው ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰባል? ያው ቤተሰብ የተለያዩ ጊዜያት ወይም ሰዓታት ሳምንታት በወር ግዜ ልንሰበሰብ እንችላለን። ለምሳሌ ምንሰበሰበበት አለማ ለምንድነው? አንደኛ አዳዲስ ስራዎችን እንድንጀምር ስንፈልግ ሁለተኛ ደሞ ቤተሰብ ውስጥ የሆነ ችግር ቢሚፈጠርበት ግዜ እሄ ለዚህ ችግር መፍትሄውን ለማምጣት ሲባል እንስበሰባለን። ምን ያህል ጊዜ ሚለው ግዜ ወሰን የለውም? በሚያስፈልግብን ጊዜ ተሰብስበን ለዛ መፍትሄ እናመጣለን ማለት ነው። ለምሳሌ ባህል ግዜ ስብሰባ እናደርጋለን። ለምሳሌ አንድን ባህል እንዴት አርገን እናክብረው? በምን አይነት ያህል ወጪ እናውጣ? እዚህ ባህል ላይ ምን ያህል ወጪ መውጣት እንዳለበት? ብዙ ነገሮች አሉና ስለዛ ጉዳይ ለማውራት ባዓል ሲደርስ ለምሳሌ እንሰባሰባለን። ጊዜ ሰተን ብዙ ረጅም ሰዓታትን ተጠቅሞ ይዘን ስብሰባ እናካሂዳለን ማለት ነው። ሌላኛው ደሞ የተለያዩ ነገሮችን ስንገዛ ለምሳሌ የቤት እቃዎችን ስንገዛ ለቤተሰብ አባላት ልብስ ሊሆን ይችላል። የተለያዩ ሞባይሎች ሊሆን ይችላሉ ኮምፒውተሮች ሊሆን ይችላሉ። እና ዘንድ በምንገዛበት ወቅት እንሰበስባለን ማለት ነው። እኤ ደሞ በጣም አስፈላጊ ነው ከቤተሰብ ሚጠበቅ ነው ምክንያቱም እነዚህ ስብሰባዎች በምናረግበት ወቅት የተለያዩ ሀሳቦችን ልናናሳቸው እንችላለን። ስለዚህ ለነዚህ ሀሳቦች መፍትሄ እንሆናለን ማለት ነው

ምን ያህል ጊዜ ስብሰባ ታደርጋላችሁ? ያው ስብሰባ ብዙ ጊዜ የምናደርገው ሳምንት አንዴ። በሁለት ሳምንት እና በወር ምክንያቱም ስብሰባ የምናደርገው የሆነ አንድ ነገር ሲኖር ለምሳሌ የስራ ላይ ስብሰባዎች አብዛኛው ጊዜ የምናረገው አንዲስ መመሪያ ሲመጣ ይሄን መመሪያ እንዴት እንተግብረው መጀመሪያ መመሪያ ከመተግበራችን በፊት ደግሞ ጉዳቱን ጥቅሙን በሰፊው ስብሰባ በማድረግ እንወያይበታለን። ከዛ የመመሪያ ደግሞ ለምናደርገውም ደግሞ ለአባላታችን ወይም ስራ አጋሮቹ እንትን ለመስጠት ስልጠና በመስጠት እንጀምራለን ማለት ነው። ይሄ ጊዜ አዲስ መማሪያ ሲመጣ ስራ ላይ አዲስ መማሪያ ሲመጣ ስብሰባ እናደርጋለን። ሁለተኛው ደግሞ ቅድም ለመግለጽ እንደሞከርኩኝ አዲስ ደሞዝ ጭማሪ ሊሆን ይችላል ደሞዝ ቅናሽ ሊሆን ይችላል። ይሄን በማስመልከት የተለያዩ ስብሰባዎችን እናደርጋለን ማለት ነው። ስለዚህ ይሄ ደግሞ ጥቅሙ ምንድነው? ደሞዝ ካነሰ ለማስጨመር ደሞ ለምሳሌ የሚቀታ የስራ ስራ ላይ የሚቀቱ ስራ አጋሮችን ለመጠየቅ ወይም እነዛ እንዳይቃቱ ለማድረግ ቅጣት ለመስተላለፍ አባላት ጋር የስራ አጋሮቼ ጋር ተሰብስበን መፍትሄ እንፈልጋለን። ማለት ነው ይሄ ደግሞ ጥሩ ነው በጣም ጥሩ ሰው ሁሉ ማድረግ ያለበት ነው። ስለዚህ ይሄ የመፍትሄ አካል እንሆናለን ማለት ነው። ለምሳሌ ስራ በጊዜ እንድንሰራ የስራ ስነምግባሮችን ሁሉም ሰራተኛ እንዲተገብር ስንል የተለያዩ የስብሰባዎችን በማድረግ እናስተላልፋለን መልእክት እናስተላልፋለን። ስለዚህ ይሄ ደግሞ ጥሩ ነው ሁሉ ሰው ማድረግ የለበትም ነው ብዬ አስባለሁ ማለት ነው

በየትኛው እጅ ትጽፋለህ? ያው በተፈጥሮ ሁለት እጆች አሉን ግራኛ እና ቀኝ የሚባሉ ስለዚህ እኔ ቀኝ እጅ ጸሐፊ ነኝ ስለዚህ ቀኝ እጅ በምጽፍበት ጊዜ የተለያዩ ጥግሞች አሉ አንደኛ ቀኝ በመሆኔ አንፃር ቶሎ በፍጥነት ብዙ ነገሮችን ማድረግ እችላለሁ ማለት ነው። ሁልጊዜ እኔ ስራ የምሰራባቸው አብዛኛው እጆች ላይ መጀመሪያ የምትቀድመው ቀኝ እጅ ናት ምክንያቱም ቀኝ እጅ ስለሆንኩ ነው ስለዚህ ቀኝ እጅ በምሰራበት ጊዜ በፍጥነቴን ስራ እንዲሰራ ያግዘኛል። የምሰራው ስራ ቶሎ እንድቀና አሁን ያደርገኛል ምክንያቱም ግራ እጅ አንልችልም ግራኝ አይደለሁም። ስለዚህ ግራኝ ብዙ ጊዜ አብሮ ቀኝ እጅ ጋር ለመርዳት ነው እንጂ ቀድሞ የሆነውን ስራ ለማድረግ የሚፈጥነው እና የሚቀድመው አብዛኛው ጊዜ ቀኝ እጄ ነው ምክንያቱም ቀኝ እጄ ስለሆንኩ። ስለዚህ ጥቅሙ ምንድነው? ቀኝ በምትጽፍበት ጊዜ ቶሎ እንድፈጥን በትክክል ፊደላትን እንዳስቀምጥ እና እንዲነበብ አድርጌ ለመጻፍ ያግዘኛል ማለት ነው። ስለዚህ ሁሉም ቀኝ የሆነው በቀኝ ግራኝ የሆነው በግራ እንዴት ሰፊ ይመከራል ምክንያቱም ቶሎ እንዲጽፍ እንዲነበብ አድርጎ ለማጻፍ ስለሚያግዛን ማለት ነው

መግብህን ለሌሎች ማከፈል ትወዳለህ? አዎ ምክንያቱም እኔ ጠግቤ ብቻዬን ብጠግብ ትርጉም ስለሌለው ለሌሎች በማካፈል ለተራቡት በመስጠት። ያው ጥሩ ኑሮ አንደኛ እዚህ ሁለት ነገር ነው ያለ ሁለተኛ ከሰማይ የምናገኘው ነገር አለ። ሁለተኛ ከምድር ላይ ስንኖር ለአንድ ሰው ማዘን መራራትን እንማርበታለን። ስለዚህ ለእኛም በተራብነ ጊዜ ያበሉን ሰዎች ስላሉ ለነዛ እነዛን በማሰብ እኛም እንትን ማድረግ እንዳለብን ይሰማል። ስለዚህ ላተራብ ሰው መስጠት በጣም የእኛም ባህል ነው ሁሉም ሰው ማድረግ አለበት መልመድ አለብን። መካፈል ምግብ ለምሳሌ ያ ቤት ተግብን ምናድር ከሆነ ለሌላ ምግብ ለሌላቸው ሰዎች መስጠት። ሁሉም ይኸው በእምነት አንፃርም ብናየው ለተራበ አብሉ ነው የሚባለው። ስለዚህ ይሄ ሁሉም ሰው ድርጊት ነው ስለዚህ ሁሉም ሰው ማድረግ አለበት ብዬ አስባለሁ

ግጭቶችን ማስተካከል ትችላለህ? አሪፍ ጥያቄ ነው የተለያዩ ግጭቶች በሚነሱበት ወቅት መስተካከል የአንዳንዱ ዜጋ ግዴታ እና ግዴታው ነው። ስለዚህ ግጭትን እንዴት ማስተካከል እንችላለን። አንደኛ መፍትሄ የሚሆነው የግጭቱ መንሴ መጥናት ከዛ ለግጭቱ መንስኤ የሆነውን ነገር ነጥቆ ከዛ ማህበረሰብ መውጣት ነው ማለት ነው። ስለዚህ ግጭት እንዴት ሊከሰት ይችላል የሚለውን እኔ ግጭት በተለያዩ ምክንያቶች ሊከሰት ይችላል። ለምሳሌ አሁን በለንበት ዘመን በሃይማኖቶች ግጭት ይከሰታል። የእምነቶች ግጭት ይከሰታል። እነዚህ ግጭቶች በሰር በማንቀል ከማህበረሰብ ነፃ ግጭት ነፃ ማህበረሰብን መፍጠር ስላለብን አሁን ሃይማኖት ግጭቶቹ ሲነሱበት በሚነሱበት ወቅት ሁሉም ሃይማኖት እኩል እንደሆነ በማስረዳት ማንኛውም ሰው በማንኛውም እምነት ማመን መብት እንዳለው ለማስረዳት እነዚህ ግጭት በሚፈጠሩበት ጊዜ ግጭትን መቀነስ እንችላለን ማለት ነው። ሌላኛው ደግሞ ግጭት ከየት ከየት ሊነሳ ይች ከቤተሰብ አባላት ግጭት ሊነሳ ይችላል። ምክንያቱም የሀሳብ አለመግባባት ወይም የሀሳብ ልዩነት በሚነሳበት ወቅት ግጭቶች ሊፈጠሩ ይችላሉ። ስለዚህ እነዚህን ግጭቶችን በማስታረቅ ሀሳብን በሀሳብ ነው እንጂ በግጭት እንዲፈታ እንደማይችል በማስረዳት ስለዚህ እነዚህ ግጭቶቹ መስተካከል እንችላለን ማለት ነው። ስለዚህ እነዚህን ግጭቶች በሚፈጠሩበት ወቅት ጉዳቶችን በማስተምር ለምሳሌ ሃይማኖት ከማይ ሃይማኖት በሚጋጭበት ሰዓት ምን ችግር ሚያመጣውን ችግር በማሰብ ወይም በመናገር ወይም በማስተምር ለህብረተሰቡ ግጭት ላይ ምንም ጥቅም እንደሌለው እና እንዲያውስ አስከፊ ጉዳት ይዞ እንደሚመጣ በማስተማር እነዚ ዝግጅቶችን ለመፍታት መስተካከል እንችላለን ማለት ነው። ስለዚህ በዚህ መመሪያ ወይም ምስ መሰረት ግጭቶችን መስተካከል እንችላለን

በቀን ስንት ሰዓት ስልክህን ትጠቀማለህ? አሪፍ ጥያቄ ነው አሁን ሁሉም ነገር በስልካችን ስለምንሰራ በቀን ምን ያህል ሰዓት የሚለው ለኔ በትንሽ መግለጽ አልችልም ምክንያቱም ስልክ ሳልጠቀምበት ምውልበት አንዳችም ቀን የለምና ይሄን የሚያሀል ሰዓት ነው ብዬ ከምገልጽ ተቅላላ ይኸው ሃያ አራት ሰዓት ውስጥ ከመኝታዬ በስተቀር ሁልጊዜ ስልኬን እጠቀማለሁ ማለት ነው። ስልክን በምን ሁኔታ ወይም ምን አይነት ነገሮችን ትጠቀማለህ? ለምሳሌ ማህበራዊ ገጾችን በመጠቀም ስጠቀም የተለያየ ትምህርቶችን ለማግኘት ለምሳሌ አሁን ፈጣኑና አለም ላይ ተጽኖ የሚፈጥረው ቲክቶክ ማህበራዊ ገጽ አለ እና እነሱን ለምሳሌ ጥሩ የሆኑ ነገሮችን ትምህርታዊ ነገሮችን እና አዳዲስ ነገሮችን ወይም አዳዲስ መረጃን ለመገኘት ስልኬን በቀን ውስጥ ወይ ሁለት ሰዓት ያክል እጠቀምበታለሁ ማለት ነው። ይኸው ማህበራዊ ገጽ ላይ ብቻ የሄን ያሀል ሰዓት ካዋልኩት ደግሞ ሌላ ደግሞ በትምህርት ማለት የተለያዩ መጽሐፍቶች በማንበብ ስልኮችን ጥሪ በማድረግ ብዙ ሰዓት በቃ ይሄን ታክል ነው ብዬ መግለጽ አልችልም። ምክንያቱም ስልኬ የማልጠቀምበት ጊዜ ቅድም ለመግለጽ እንደሞከርኩት ወይ በምተኝበት ሰዓት ወይ ምመገብበት ሰዓት ወይም ጓደኞቼ ጋር በምጫወትበት ሰዓት ከልሆነ በስተቀር ሁሉንም ጊዜ እጠቀመዋለሁ ማለት ነው

ዛሬ የአየር ሁኔታ እንዴት ነው? የዛሬ የአየር ሁኔታ እኛ አካባቢ አንፃር ነው እንግዲህ የምንናገር ምክንያቱም ሁሉም ሰው ከሚኖርበት አካባቢ ያለውን ነው በደንብ ሊያውቅ ይችላል። ሌላው ደግሞ የእንትኖች የአየር ሁኔታውን በስክሪን ላይ ወይም በቴሌቪዥን በማየት ማወቅ ይቻላል። ግን የዛሬ እኛ አካባቢ አየር ሁኔታ። ትንሽ ፀሀያማና ሙቀታማ ስለሆነ ብዙ ስራ ለመስራት ራሱ የማይመች ሁኔታ ውስጥ ነበርን። እና ምክንያቱም ሙቀቱ በጣም ስለሚበዛ አሁን አሁን በተለይ ማታ ላይ ስንተኛ በጣም ሙቀቱ እየጨመረ ስለሆነ ለመተኛት ራሱ በጣም እየከበደን ይገኛል። ስለዚህ ይሄ ትንሽም ከበርድ አሁን ወተን አሁን ዛሬ ደግሞ በጣም ሙቀታማ ጊዜ እየመጣ ስለሆነ ትንሽ እያስቸገረን ይገኛል ማለት ነው። ስለዚህ የዛሬ ቀኑ ውሎ በጣም ፀሀይማና ሙቀታማ ነበረ ማለት ነው

ዋና ሀላፊነቶች ምንድን ናቸው? ብዙ አይነት ሀላፊነቶች አሉ። ለምሳሌ የስራ ሀላፊነቶች የቤተሰብ ሀላፊነቶች አሉ። በዋናነት እነዚህ ሁለቶችን እናያለን። የቤተሰብ ሀላፊነቶች ስንል ለምሳሌ ቤተሰብ ውስጥ ያለ ሀላፊነት ለምሳሌ ቤትን መምራት ሊሆን ይችላል። ያንተ ትንንሾችን መምራት እነዛን እንዲማሩ እንዲያነቡ በጊዜ ሁሉን ነገር እንዲያደርጉ ማድረግ ሊሆን ይችላል። ለምሳሌ ቤትን ቤታ ያለውን ጽዳት እንዲያጸዱ ትንንሽ እህቶችን ወንድሞችን የማንጋር የመሰራት ሁሉን ነገር በጊዜ እንዲሰሩ የመርፍ ሀላፊነቶች። አሉና ሌላኛው ደግሞ ስራ ላይ ብንሄድም ለምሳሌ የስራ ሀላፊነቶች አሁን ሰራተኞች በሰአቱ እንዲገቡ ሊሆን ይችላል። የተለያዩ አዳዲስ መማሪያዎች ሲመጡ እነዛ መማሪያዎቹ እንዲተገበሩ ሊሆን ይችላል። እና ብዙ ሀላፊነቶች አሉ እነዚህን ሀላፊነቶችን ማውጣት ጥቅም አለው። አንድ ሀላፊነት እንዲሰጥ በግባቡ በአግባቡ እንዲሁ እንድንወጣ ግዴታ አለብን። ስለዚህ እነዚህ ሀላፊነቶችን ስንወጣ ደግሞ ውጤታማ የምንሰራው ስራ ውጤታማ ይሆናል። ይሄ ስራ አጋሮች ጋር ጥሩ ግንኙነት ሊኖረን ይችላል ማለት ነው። ስለዚህ ሀላፊነቶችን ሁሉም ሰው ውጤት መወጣት አለበት ብዬ አስባለሁ

ካለቃሀ ጋ ግንኙነት እንዴት ነው? መጀመሪያ አለቃ ስንል ለምሳሌ አንድ ስራ ቦታ የምንሰራው ስራ ቦታ ላይ የበላይ ስራ እንዲከናወን የሚማራ የስራ አጋር ሆኖ። ትልቅ ቦታ የተሰጠው ለዛ ስራ እንዲማራ ሰራተኞችን እንዲያስተዳድር ስራው በጊዜና በጥሩ ሁኔታ እንዲያልቅ የሚያደርግ ሰው ሲሆን እሱ ጋር ያለኝ ግንኙነት በጣም ምርት የሆነና በጣም ጥሩ ግንኙነት ነው ያለን። ምክንያቱም የምንሰራው ስራ ያው በጊዜ ስለምንሰራ ስነ ስራቴ ስነ የስራ ስራ ስራት ወይም ስነምግባር። በግ ስለምወጣ የተሰጠኝን ስራ በአግባቡና በጊዜው ስለማሰረክብ ያለቀቃዬ ጋር ያለው ግንኙነት ጥሩ ነው ብዬ አስባለሁ። ምክንያቱም ጥሩ ነው ብዬ የማስበው ያለን ግንኙነት እንደ ጓደኛ ነው እንጂ እንደ አለቃ ስላልሆነ ብዬ ነው

ስለ ቅርብ ጓደኛ ንገረኝ ይኸውም ብዙ ጓደኞች አሉ ጓደኛ ማለት መጀመሪያ የልብ ሰው ቅርቡ ጓደኛ የምታቀርበው ሁሉን ነገር የምታወያየው የምታጫውተው በከፋ ጊዜ ከጎን እንዲሆን የምትፈልገው ሰው ሲሆን የጓደኛ ደግሞ ልክ እንደ ቤተሰብ ሁሉን ነገር ላንተ ቀድሞ የሚያስብልህ ስሜትህን ከግንባር አንቦ የሚረዳ በከፋ ሰዓት አብሮ የሚሆን የሚያጽናና ብዙ ነገር ከአንተ ጋር ላይ ለራስህ የሚያስብልህ። ስለዚህ ይሄ ጓደኛ ማለት እንደ ወንድም የምትቆጥረው ስለሆነ። ስለዚህ ጓደኛ የሚለው ሀሳብ ራሱ የቅርብ ጓደኛ ብዙ አሉ ብዙ ጓደኞች አሉ። ስለዚህ ከዚህ ካሉት ደግሞ የቅርብ ጓደኛ ይኖራል። የቅርብ ጓደኛ ማለት ልክ እንደ ራስ የምታየው። ሁሉን ነገር ከማድረግ በፊት ለእሱ የምትነግረው የምታወያየው ማለት ነው። ስለዚህ የቅርብ ጓደኛ ታቅሜታቸው ፍድም እንደዘረዘርኩኝ አንደኛ በሚከፋበት ጊዜ ያጽናንሃል አብረው ይሆንሃል አይዞህ ይልሃል በርታ ይልሃል። ሁለተኛ ደግሞ ለምሰራው ስራ ለምሳሌ ከምሰራው ስራ አስተያየቴን ይሰጣል። ይሄ ደካማ ጎን አለብህ ይሄ ደግሞ ጠንካራ ጎን ነው መስቀጠል አለብህ። ብሎ የሚመክር ጥሩ ምክር ሁሌ የምትጠብቀው ላንተ ጥሩ ነው። እንጂ ክፉ የማይመኝ የለ ይሄ ቅርብ ጓደኛ ይባላል ማለት ነው። ስለዚህ ይሄ ቅርብ ጓደኛ ከራስ በላይ የሚያስብልህ ጠቃሚ ነው ብዬ አስባለሁ። በእኔ

በጀት ታስተዳድራለህ ያው በጀት እስታሁን አላስተዳድርም ግን በጀት ስንል ለምሳሌ አንድ ሰው የራሱን ወጪ ገቢውን ተቆጣጥሮ ከወር እስከ ከወር ከደረሰ ይሄ በጀት ማስተዳደር ቀላል ነው ማለት ነው። በጀት ስንል ለምሳሌ ለአንድ ተቋም አመታዊ በጀት ማለት ነው በጀት መጀመሪያ የሚበጀተው አመት ላይ አንድ አመት ማለት አንድ አመት ውስጥ የሚሰራውን ስራ እንዲሰራ ማለት ነው ይሄን በጀት ደግሞ የሚቆጣጠረው ሰው አለ ወይም ኦዲት የምንለው በየጊዜው ወጪውን የሚመዘግብ ማለት ነው ለምሳሌ እያንዳንዷን ወጪ እዚህ ለምሳሌ በዚህም ልማት ወጥቷል ብሎ የሚያስተዳድረው የራሱ ሰው ስላለው ስለዚህ በጀት በጀት እኔ አላስተዳድርም ለወደፊት ግን ለማስተዳደር እሞክራለሁ ማለት ነው ምክንያቱም በጀት ለማስተዳደር የራሳችን የሆነ እውቀት ሊኖረን ይገባል ስለዚህ ያለ እውቀት እንኳን በጀትን የአንድ ተቋምን ያክል የራሳችንን ወርሃዊ ወርሃዊ በጀታችንን ራሱ ማስተዳደር አንችልም ማለት ነው

በስልክ ገንዘብ ትልካለህ የተለያዩ መተግበሪያዎችን በመጠቀም ገንዘብ እልካለሁ ደግሞ ወደ እኔም ይልካሉ ማለትም ለምሳሌ ቴሌብር ኢምፔሳ እና የተለያዩ የራሱ የሆነ የሲቪ አፕሊኬሽኖች ወይም እና ገጾችን ማህበራዊ ገጾችን ወይ ምንድነው ሚባለው የእንትኖችን መተግበሪያዎችን በመጠቀም ገንዘብ ከእኔ ወደ ሌላ አካውንት አዟዟራለሁ እልካለሁ ማለት ነው። ይሄ ደግሞ ምንድነው ጥቅሙ? ጊዜ እንድንቆጥብ ያደርጋል ለምሳሌ አሁን ባንክ ሄደን ቼክ ጽፈን ወይም አስተላልፈን ከምንመጣ እዚሁ ሆነን በስልካችን በአቅራቢያ ባለው ስልካችንን በመጠቀም የተለያዩ ቦታ ማለት እንችላለን። ይሄ ደግሞ አንደኛ ጥቅሙ ጊዜያችን ላይ ጊዜያችንን ወደ ሌላ ስራ አንድናውል ያደርገል ምክንያቱም እዛሂደን ወረፋ ጠብቀን ከምን ልክ የለም። ቴክኖሎጂን ዘመን ስለሆነ ቴክኖሎጂን በመጠቀም እዚች በመሆን ማስተላለፍ እንችላለን ማለት ነው

የፀሀይንን መውጣት ታያለህ በጣም ደስ የሚል ነው። ጠዋት ጠዋት አንድ ድርጊት ነው ሁሌም የሚፈጽመው ምክንያቱም ፀሀይ ስትወጣ ማየት አንዱ መልካም ምድሩን ማየት ነው። ምክንያቱም ፀሀይ በምትወጣበት ሰዓት የተለያዩ ብርሃናት ስላሉ የዛን መልከ ምድር በደንብ እንድናየውና ለዛ እንድንጓጓለት ያደርጋል። ለምሳሌ ፀሀይ በምትወጣበት ጠዋት አካባቢ መልካም ምንድነው የምናየው የተለያየ ተፈጥሮን ያሳያል ማለት ነው። ይሄ ደግሞ ለዛ ለአካባቢያችን አንዳለ እንድናየው መዝናኛ ቦታ እንድንሄድ ያደርጋል። ምክንያቱም አሁን ፀሀይ በምትወጣበት ሰዓት የተለያዩ ለምሳሌ ጫካዎች ወይም ዳን የሚባለውን ብናይ የተለያየ ተፈጥሮን ወይም የተለያየ ገጽታን ይፈጥራል ናት ነው። አሁን ቀን ቀትር ላይ ስድሳት በምንሄደው ይልቅ ፀሀይ ስትወጣ አዛ አከባቢ ብንሄድ ተፈጥሮን የተለያየ ውብ አርገ ታሳያናለች ማለት ነው። ስለዚህ ይሄ በጣም ደስ ይለናል የማየት ጠዋት ጠዋት ልምዴ ነው ሁሌ ጠዋት ፀሀይ ስትወጣ አያለሁ ማለት ነው

አስተያየት መቀበል ትወዳለህ አዎ አስተያየት ሁሉም ሰው መቀበል አለበት ምክንያቱም አስተያየት ቃል ትቀበልና የምንሰራው ስራ ውጤታማ ልንሆን አንችልም ምክንያቱም አንድ ስራ ስንሰራ ድክመታችን ወይም ጠንካራ ጎናችን ለእኛ ላይታይ ይችላል ውጭ ላይ ላለው ሰው ሊታይ ይችላል። ይሄን ደግሞ አስተያየት ስትቀበል ጠንካራ ጎንህን ይሄ ይሄ ጠንካራ ጎንህ ነው ማስከተል አለብህ። እዚህ እዚህ ደግሞ ደካማ ጎን አለ ይሄን ደግሞ መቀነስ አለብህ። ብሎ አስተያየት ከውጭ ስለሚሰጠን ይሄ ደግሞ በጣም ጠቃሚ ነው። ሁሉም ሰው አስተያየት መቀበል መውደድ አለበት። ምክንያቱም ይሄ አስተያየት እኛን ሊያጠነክረን ነው እንጂ ሊያሰንፈን ስለማይችል። ስለዚህ በጣም አስተያየት መቀበል እወዳለሁ። ምክንያቱም የምንሰራውን ስራ ውጤታማ ለመሆን ከፈለግን ከውጭ ያለውን አስተያየት ተቀብሎ ይሄን አስተያየት እንደገና ስራ ላይ ማዋል ማለት ነው። ለምሳሌ ጠንካራ ጎናችንን እንድንገት እንድንገት ለወደፊት ስለሚጠቅሙን እናያዝ። ደካማ ጎናችንን ደግሞ መስወገድ ስለሚጠቅመን አስተያየት ሁሉንም ነገር ከሁሉም በላይ አስፈላጊ ነው። ስራ ከምንሰራው ይልቅ አስተያየት ተቀብለን ማስተካከል ግዴታችን ነው ማለት ነው

ማንሳላሳል ታደርጋለህ ማንሳላሳል ማለት ማሰብ ሲሆን ለምሳሌ ስራን ለመስራት ቀድሞ መሳብ አለብን። ምክንያቱም ለምንሰራው ስራ። ውጤታማ ለመሆን መጀመሪያ ሀሳብ ሀሳብ ስንል ለዛ መጀመሪያ እቅድ መውጣት። የዚህ ስራ ምን ያስፈልጋል? ምን አይነት ቦታ ቦታ መምረጥ። አሁን ለምሳሌ አንድ ፋብሪካ ምን ታክል ከሆነ። ቦታ ማምረት ላይ ለምሳሌ ለዛ አካባቢ ምን አይነት ፋብሪካ ያስፈልጋል። እዛ ደግሞ ለስራ ማለት የሚያስፈልጉን ሰዎች አሉ። ምክንያቱም እድሜ ከፍ ያሉ ቦታ ላይ ፋብሪካ ብተክል ለምሳሌ ለጉልበት ሰራተኛ እዛ ፋብሪካ ላይ በጉልበት የሚያገለግል ሰው ላናገኝ እንችላለን። ስለዚህ ቀድመም ማሰብ ለዚህ ነው መንሳለሰል የሚጠቅም ምክንያቱም ወጣት ባለበት አሁን ብትከፍት ፋብሪካ። ምክንያቱም እዛ ለምሳሌ አንዱን የጥጥ ፋብሪካ ብንወስድ። ለምሳሌ ከተማ አካባቢ እና ገጠር አካባቢብናደርግ ለምሳሌ የትኛው ነው አዋጭ? ምክንያቱም ማብራት አለ የማብራት ሀይል ማሰብ አለብን። ውሃ ሰዎችን ሰራተኛ እንዴት ልናገኝ እንችላለን የሚለውን በማሰብ። በማንሳላሰል እድሜ ከስራ ይልቅ ማንሳላሰል ሀሳብ ማውጣት ይቀላል ማለት ነው። ስለዚህ በጥያቄው ማንሰላሰል ታደርጋለህ ይላል ጥያቄው። ያው አዎ

በዱቄ መፍቻ ታውቃለህ? በዱቄ ወይም በጉልበት ወይም ባህላዊ የሆነ አፈጫጭ አለ። እሱን መውሰድ እችላለሁ። ምክንያቱም ጥያቄው ግልጽነት ይጎድለዋል። ስለዚህ በዱቄ መፍጨት ታውቃለህ? እኔ ዱቄ የሚባል ነገር አላውቅም። አሁን ቴክኖሎጂ ዘመን ስለሆነ ሁሉም ሰው የሚጠቀመው ወይም የሚያስፈጨው የተለያየ ቴክኖሎጂዎችን በመጠቀም ለምሳሌ ቡና ብንወስድ ቡና በሁለት መንገድ መፍጨት እንችላለን። በዘመናዊ መልክ የተለያዩ የኤሌክትሪካል የሆኑ መሽኖችን በመጠቀም መፍጨት እንችላለን ወይም በጃችን መውገጥ እንችላለን ማለት ነው። ስለዚህ ቴክኖሎጂ ወይም በመጠቀም ለምሳሌ ጊዜያችንን እንጠቀምበታለን። ጊዜ እንድንቆጠብ ያደርጋል። ምክንያቱም በፍጥነት በምንፈልገው አይነት ማለት በመድከክ ወይም በመሸርከት እኛ በምንፈልገው መልኩ ማስፈጨት ስለምንችል አብዛኛው ሰው ሁሉም አሁን የቴክኖሎጂ ውጤቶችን ቢጠቀምና ቢያስፈጭ ጥሩ ነው ብዬ አስባለሁ። ስለዚህ በዱቄ መፍጨት ታውቃለህ? የሚለው ጥያቄ ግልጽም ስላልሆነ እንግዲህ እኔ በዚህ በዘመናዊና በቴክኖሎጂው መልክ እንዴት መፍጨት እንዳለብን ትንሽ እናገራለሁ ማለት ነው። ጥቅሙንና ጉዳቱን ማለት ነው። አሁን ባህላዊ ትንሽ ጊዜ ይወስድብናል ደግሞ በሃይላችን ወይም በጉልበታችን ስለሆነ የምናደርገው የመድቀቅ ላይ ትንሽ ችግር ሊያመጣ ይችላል ማለት ነው። ዘመናዊ ወይ ቴክኖሎጂው ደግሞ በምንፈልግበት ሰዓት በምንፈልገው መጠን አድርገን ስለምናስፈጭ በጣም ጠቃሚ ነው። ስለዚህ ይሄ የቴክኖሎጂን ውጤቶችን ሁሉም ሰው እንዲጠቀም እመክራለሁ ማለት ነው።

በእግር ምን ያህል እርቀት መሄድ ትችላለህ? በእግር ብዙ እርቀት መሄድ እንችላለን። ግን አሁን አሁን ትራንስፖርት ሁሉም ተዳራሽ ስለሆነ ሁሉም ሰው በእግር የሚሄድ የለም በእግር እርቀት የሚሄድ የለም። ለምሳሌ ለመዝናናት ስንወጣ በእግር ጓደኛዬ ጋር ዘመድ ጋር የስራ አጋር ጋር ወክ እያረግን ስራ ቦታ ልንሄድ እንችላለን። ከስራ ቦታም ልንመለስ እንችላለን እንጂ እንደ ድሮ በእግር ረጅም እርቀት መጓዝ። የለብንም ምክንያቱም ትራንስፖርት አለ። ያው ሁሉም ቦታ ትራንስፖርት አለ። ስለዚህ ትራንስፖርት በመጠቀም በምንፈልግበት ሰዓትን ለመድረስ ያው ትራንስፖርት ትህትና መጠቀም ይሻላል ብዬ አስባለሁ። በእግር ያው ወክ እናደርጋለን አንሄድም እለት አይደለም ሁሌ ትራንስፖርት እንጠቀማለን ማለት አይደለም። ስለዚህ በእግር የተወሰነ ጊዜ መሄድ መጓዝ የራሱ የሆነ ጥቅም ስላለው ሁሉም ሰው በእግር የተወሰነ ያክል መሄድ አለበት። ረጅም ባይሆንም የተወሰነ መጓዝ አለበት ምክንያቱም የራሱ የሆነ ጥቅም አለው። እና ከጤና አንፃር ብናይ በእግር መሄድ እና ሁልጊዜ ትራንስፖርት የሚሄድ ሰው እኩል ጤና ሊኖረው አይችልም። ምክንያቱም በእግር የሚሄደው ሰው ጠንካራ ይሆናል። የደም ዝውውሩ አሪፍ ይሆናል ጤናማ ይሆናል ማለት ነው። ስለዚህ ሁል ጊዜ ተቀምጠን በትራንስፖርት ምን ይሄድ ከሆነ እንደው ከጤና ይልቅ የተለያዩ በሽታዎችን ይዞ ሊመጣ ይችላል። ስለዚህ በእግር ረጅም እርቀት መሄድ ትችላለህ ግን እችላለሁ? አሁን ግን ትራንስፖርት እየተጠቀምን ስለሆነ አብዛኛው ጊዜ እግር ረጅም ያሉ እርቀቶዎችን በእግር አልጓዝም። ግን ወክ አደርጋለሁ እጓዛለሁ የተለያዩ ከስራ ወደ ቤት። ወደ ቤት ወደ ስራ ግን አንዳንድ ጊዜ እሄዳለሁ ማለት ነው።

ስለ በልጅነቴ የማኖረው ቤት ንገረኝ? በልጅነት ያው ብዙ ጊዜ ልጅነት ስንል እናስታውሰው ወይም አእምሮአችን ላይ ሊመጣ የሚችለው በልጅነት ያሳለፍናቸው ነገሮች። አከባቢያችን እና በልጅነት ጓደኞቼ ያለውንነገር ልናስታውስ እንችላለን። የልጅነት ቤቴ እንግዲህ ብዙም ያው እኛ ሀገር አንፃር የልጅነት እንግዲህ አንድ ላይ ነው ህፃን ሆን የምናድገው። ትምህርት ቤት ገብተን ማለት ትምህርት ጨርሰን እስከምንለያይ። ኑሮ ማለት አንዱ የራሱ የሆነ ኑሮ ደረጃ አለው። የሰው ልጅ እና እስከምንለያይ የምናሳልፋቸው ትዝታዎች አሉ። ከእነሱ አንፃር ለምሳሌ እኔ የኖርኩበት ትንሽዬ ከተማ ያው ስለነበረች ብዙ ነገር ትውስታዋች አሉ። ማለት በልጅነት ቤቴ ሳይሆን ያሳለፍኩባቸው በተለይ ጓደኞቼ ጋር ተጫውቼ ያሳለፍኩበት ዋኝቼ የተለያዩም ድብብቆሽ እና ብዙ ጨዋታዎችን ተጫውቼ ያደኩባቸው ትዝታዎች ነው። ያለት ስለ ቤት ብዙም አላስታውስም። ግን ብዙ ከጓደኞቼ ጋር ያሳለፍናቸው ነገሮችን እናስታውሳለን ማለት ነው

ቀልድ መናገር ትወዳለህ አዎ ቀልድ በጣም ደስ ይለኛል በቀልድ መልኩ የምናገኛቸው ትምህርቶች አሉ ቀልድ ብቻ መናገር ማለት ቀልድ መቼ መቼ ይነገራል መጀመሪያ እንየው ቀልድ ማለት ምን ማለት ነው ቀልድ ማለት አንድን ነገር አስመስሎ መናገር ጨዋታ የሚመስሉ ነገሮች ወይም ጓደኛ ነቅፈህ ወይም አድንቀህ መናገርን እንደ ቀልድ ልናየው እንችላለን ስለዚህ ቀልድ መናገር ትወዳለህ እኔ ባልናገርም የተለያዩ ቀልዶች አሁን ለምሳሌ ማህበራዊ ገጾች ላይ የተለያዩ ቀልዶችን ልናይ እንችላለን። እነዚህ ቀልድ አዘል ቁም ነገሮችን ስለምናገኝ ቀልድን ሳንንቅ እያንዳንዱን ቀልድ ማየት እና መናገር መቻል አለብን ብዬ አስባለሁ ምክንያቱም ቀልድ ውስጥ ቁም ነገር አሉ። ቀልድ መስሎ እነዚህ በቀልድ መልኩ የምንይዛቸው ቁም ነገሮች ደግሞ ለህይወታችን ጠቃሚ ሊሆኑ ይችላሉ። ለምሳሌ ቀልድ ቁምነገር ወይም ትምህርት ሊተላለፍበት ይችላል። ምክር አዘል ሊሆን ይችላል ደካማ ጎንህን በቀልድ መልኩ ቢነገሩ ለጊዜው ልትናደድ ትችላለህ ግን ለወደፊት ልታሻሽል ወይም ህይወትህን እንድትቀይርበት ልንቀይርበት ስለምንችል ቀልድን መናገርም ማወቅም መውደድ አለብን ብዬ አስባለሁ ቀልድ መናገር ባልችልም ግን ቀልድ እወዳለሁ ሰው ሲቀልድ በቀልድ መልኩ ሲነገረኝ ደስ ይለኛል ማለት ነው።

በልጅነትህ የምትዘክረው ነገር አለ መዘከር ስንል ለምሳሌ አንድን ነገር ማስታወል ወይም ማሰብ አስበህ መዋል ማለት ይችላል። አሁን ለምሳሌ በሃይማኖት አንፃር ብናይ የተለያዩ በዓላትን በመዘከር ወይም ይሄን በዓልን በማሰብ እንውላለን ይሄ ደግሞ ለህይወታችን ተቃሚ ነው ብዬ አስባለሁ። ምክንያቱም ህይወታችን ላይ የሆነ የምንጨምረው ነገር አለ ለምሳሌ ቅዱሳንን በምናስብበት ሰዓት ከእነሱ የምናገኘው በረከት አለ። ስለዚህ ከልጅነት የምታስታውሰው የምትዘከረው ነገር አለን? አሁን ብዙ ጊዜ በኛ ባህል ወይም በሃይማኖት ብዙ ነገሮችን እንዘክራለን። ለምሳሌ ሃያ አንድ ቀን እኔ በተሻለ ሁኔታ እውላለሁ ማለት ነው። ምክንያቱም ብዙ ነገር የሆንኩበት ነው የተወለድኩበት ነው። እና ብዙ ህይወቴ ላይ ለውጥ ያመጣሁበት ወይም ህይወቴን በጣም ክፉ ችግሮችን የተወጣሁበት ቀን ስለሆነ በተለያዩ ሁኔታ በማሰብ እውላለሁ ማለት ነው

በእጅ የሚሰራ ስራ ታደርጋለህ አብዛኛው ስራ በእጅ ነው ምንሰራው ለምሳሌ የተለያዩ ስራዎችን በእጅ ነው ምንሰራ። በእጅ የማይሰሩ ስራ አለ ብዬ አላስብም ምክንያቱም ቴክኖሎጂ ብንጠቀም እንኳን በእጃችን ነው ብዙ ጊዜ ቴክኖሎጂውን ምንጠቀመው። ስለዚህ በእጃችን ሁሉንም ስራ እናከናውናለን። ምክንያቱም በእጅ ያለ እጅ ሚሰራ ስራ አለ ብዬ አላስብም። ምክንያቱም ሁሉም ነገር እጅ ሳንጠቀም ምንሰራው ስራ የለም ለምሳሌ ለመጻፍ ሊሆን ይችላል። መጻፍ እስክርቢቶ በእጃችን በመያዝ ነው ምንጽፈው። ሌላ ደግሞ ፋብሪካዎች ላይ ብንገባ አሁን የጉልበት ስራም ሆነ የመንግስት ስራ ብንሰራ የተለያዩ እጅ በቃ እጅ የሌለበት ስራ አለ ብዬ አላስብም። ለምሳሌ መንግስት መስሪያ ቤት የተለያዩ ስራዎችን ሪፖርቶችን በምሰራበት ወቅት በእጃችን ኮምፒውተራችንን ወይም ስልካችንን በመጠቀም ነውና ስለዚህ የምንሰራ። ያለ እጅ ሚሰራ ስራ የለም

በመስኮት ጎን መቀመጥ ትወዳለህ አዎ መስኮት ጎን መቀመጥ ስንል ለምሳሌ ጠዋት ሊሆን ይችላል ማታ ሊሆን ይችላል የተለያዩ ስራዎችን ስንሰራ መስኮት ጎን ላይ እንቀመጣለን ለምሳሌ ጠዋት ብንል ፀሀይ ስትወጣ ለማየት መልከአ ምድሩን ለመመልከት ጠዋት ጠዋት መስኮት ጎን ላይ እቀመጣለው ማታም እንዲሁ ፀሀይ ስትጠልቅ ለማየት ከመስኮት ጎን ላይ ተቀምጬ ፀሀይ ስጠልክ የተለያዩ ብርሃናትን የፀሀይ ብርሃን ደስ ስለሚል ማየት እወዳለሁ ሌላ ደግሞ ሳነብ ለምሳሌ ከመስኮት ጎን ተቀምጬ ስለማነብ ደስ ብሎኝ ንጹህ አየር እየተቀበልኩ መስኮት ዳር ላይ እቀመጣለው ማለት ነው ጎን ላይ እቀመጣለው ሌላኛው ደግሞ የተለያዩ ማህበራዊ ገጾችን ስመለከት ወይም የተለያዩ መረጃዎችን ዜናዎችን ስሰማ መስኮት ጎን በመቀመጥ አየር እየወሰድኩ እሰማለሁ ማለት ነው። ሌላኛው ደግሞ ይኸው አሁን እየሰራሁት ያለው ድምጽ ቅጂዎችን ስሰራ መስኮት ጎን ላይ ተቀምጬ እሰራለሁ ማለት ነው።

ምን አይነት ጥቅማ ጥቅሞች አሉ ብዙ ጥቅማ ጥቅሞች አሉ ጥቅማ ጥቅሞች ስንል የተለያዩ ስራዎች ላይ የምናገኛቸው ማለት ነው። ለምሳሌ ስራ ላይ አዳዲስ መመሪያዎች በሚመጡበት ወቅት እነዛ መማሪያዎችን ተግባር ላይ ለማዋል ሲፈልግ የተለያዩ ስብሰባዎች ይኖራሉ እዛ ስብሰባዎች ላይ ደግሞ በምንሰተፍበት ወቅት የተለያዩ የራሱ የሆኑ ጥቅማ ጥቅሞች አሉ አንድ ስብሰባ ላይ ይሄን በመሳተፍ ብቻ የምናገኘው ጥቅማ ጥቅም የገንዘብ ሊሆን ይችላል። የቁስ ሊሆን ይችላል ጥቅማ ጥቅም። አለው ደግሞ ጥቅማ ጥቅም ስንል። ስራ ስራ የምታገኘው ማለት ስራ ላይ በምሳሌው ስራ ላይ ከፍተኛ ውጤት ወይም ለዛ ስራ ከፍተኛ አስታውሶ ስታደርግ የምታገኘው እንደ ሽልማት አይነቶች ጥቅማጥቅሞች አሉ። እና ሌላኛው ደግሞ ስራ ላይ ይሄ ስራ የሚጠይቀውን ስነ ምግባር አሟልተህ በማግኘትህ የምታገኘው ጥቅማ ጥቅም ሊኖር ይችላል። ለምሳሌ ሰዓትን በማክበር ሊሆን ይችላል ሰራተኛ ወይም ሰራ አጋሮች ጋር ያለ ተግባባው ሊሆን ይችላል። ከዛ ለዛ የምናገኘው ጥቅማጥቅሞች አሉ ማለት ነው

ቤትህን ምን ያህል ጊዜ ታጸዳለህ ቤቴ ያው ግዴታ መጸዳት ያለበት ሁል ጊዜ ነው ማለት ነው። ስለዚህ ምን ያህል ጊዜ ይኸው በቆሸሸ ሰዓት ብንል የተሻለ ነው። ምክንያቱም ሁለት ጊዜ ግዴታ ነው ለምሳሌ ጠዋት እና ማታ ቤት መጸዳት አለበት። ሌላኛው ደግሞ ከዚህ ያለፈ ደግሞ በሚቆሽበት ጊዜ። ለምሳሌ የሆነ ቤት ላይ ክብረ በዓል ቢሆን ብዙ ሰው በሚገባበት ሰዓት ቤታችን ሊቆሽ ይችላል። ምክንያቱም የተለያየ ሰው ከተለያየ ቦታ ሲመጣ በእግር የሚያመጣቸው ቆሻሻዎች ሊኖረው ይችላሉ። ያንን ጊዜ መጽዳት እና የተለያዩ ክብረ በዓላት ጊዜ ለምሳሌ አዲስ አመት። የተለያዩ ፋሲካ አይነት ባህሎች ሲመጡ ቤታችንን እናድሳለን እናጸዳለን ቀለም እንቀባለን ማለት ነው። ይሄ ደግሞ የተለመደን በተለይ አዲስ አመት ላይ ሁሉን ነገር መጣጣም ወደ አዲሱ አመት ስንሻገር። እኔ አሮጌ የነበረን ሁሉ በመስረት ስለሆነ ያን ጊዜ ጊዜያችንን ወሰድ አድርገን ወር ሳምንት ሊሆን ይችላል ዝግጅታችን ስለዚህ በዚህ በዚህ ሰዓት እናጸዳለን አለ

ማንቂያ ሰዓት ትጠቀማለህ? አሪፍ ጥያቄ ነው ሰው ሊነቃቃ ወይም በእንግሊዘኛው አላርም እንደምንለው ሰው ሊነቃቃ ይገባል ስለዚህ እኔ አብዛኛው ጊዜ እሱን ተጠቅሜ ሳይሆን በራሴ ራሴን በማስለመድ ለምሳሌ መቼ እንደምተኛ ሰዓት የምተኛበት ሰዓታት አሉ እቺ ሰዓት ሁሌ ስለ ሰውነቴ ወይም አካሌ ስለለመደ እቺን ሰዓት እተኛበታለሁ ማለት ለምሳሌ ከምሽቱ ብናይ አራት ሰዓት ላይ ሁል ጊዜ እተኛለሁ ማለት ነው ስለዚህ አስራ አንድ ሰዓት እስተምነሳ ድረስ አራት ሰዓት ላይ ተኝቼ አይቼ ሁሌ ሰውነቴ ስለለመደ ሁል ጊዜ እንደ ሰዓት ነው እቺ ማለት ራሴ ሰውነቴ ስለለመዳት ከዛ በኋላ ማድረግ አልችልም ማለት ነው ቀን መተኛት ደግሞ አለ ቀን ደግሞ ምሳ በልተን ትልሽ እረፍት እረፍቷን እቺን እንደ መኝታ ልናሳልፋት እንችላለን ሁሉም ሰው እንዳስለመደው ነው ሰውነቱን እንዳስለመድን ራሳችንን እንዳስለመድን ይሆናል ማለት ነው

ድንጋይ ሰብስባ ታደርጋለህ ወይም ድንጋይ ትሰበስባለህ በማለት ማለት ሊሆን ይችላል ይሄ ጥያቄ እና ስለዚህ የድንጋይ አዎ እንሰበስባለን። ድንጋይ ውድ ሀብታችን ነው ምክንያቱም ድንጋይ ብዙ ነገር ጥቅም አለው። ለምሳሌ ድንጋይ በትንሹ ብንል ድንጋዮችን በመፍቻት የተለያዩ ስሚንቶ በመስራት እንችላለን። አሁን ያለንበት የቴክኖሎጂ ዘመን ስለሆነ ድንጋይ የተለያዩ ጥቅሞችን ላይ ይውላል። ማለት ለምሳሌ ቤት ቤት በምሰራበት ወቅት መጀመሪያ ድንጋይ በመሙላት ወይም አዋልክ በምንሰራበት ጊዜ ድንጋይ ውሃ ልክ እንጠቀመዋለን ማለት ነው። ስለዚህ ድንገቶችን እሰበስባለሁ አካባቢ ያለውን ድንጋይ እየዞርኩ ሰብስቤ ከቤቴ አቅራቢ አስቀምጠዋለሁ ማለት ነው። ምክንያቱም ለወደፊት ስለሚጠቅመኝ ያገኘሁትን ድንጋይ ራሱ አላሳልፍም ሰብስቤ ከቤቴ አካባቢ አስቀምጠዋለሁ ማለት ነው

ለስራ ትጓዛለህ? አሪፍ ጥያቄ ነው። አዎ ስራ ላይ እንጓዛለን ለስራ ከቤት ወደ ስራ ብዙ ጊዜ እንጓዛለን። ምክንያቱም ስራ በማጓዝ ማለት አሁን ቅርብ ስለሆነ ትራንስፖርት አልጠቀምም። ጠዋት ስራ ስገባም ተጉዤ ነው ምሄድ ከቤቴ ስለዚህ አንድም ስፖርት ይሆነኛል ብዬ በማሰብ ስራ ስሄድ በመጓዝ ነው ምሄድና ይሄ ደግሞ ጠቅሞኛል እንደ ስፖርት አገልግሎኛል ጠንካራ እንድሆን አድርጎኛል ማለት ነው። ከስራ መልስም እንዲሁ ስራ ስሰራ ውዬ ከስራ ሰዓት በኋላም እንደዚህ በመጓዝ እንትን እላለሁ ማለት ነው። ስጓዝ ለምሳሌ የተለያዩ ነገሮችን አያለሁ መንገድ ላይ የተለያዩ ነገሮችን እገዛለሁ እጠቀማለሁ ቅድም ጥያቄ እንደተጠየቅን የተለያዩ ፈጥነው ሚደርሱ ምግቦችን ገዝተን እየበላን እንሄዳለን እንሄዳለን እንሄዳለን አዳዲስ ነገሮችን እናያለን ማለት ነው።